እሺ አሁን ጥያቄ የምትወደው መተግበሪያው ምንድነው? ይላል እኔ በጣም የምወዳቸው ብዙ መተግበሪያዎች አሉ ከእነኛ መተግበሪያዎቹ ውስጥ የስልኮች መተግበሪዎች በስልክ የምጠቀማቸው መተግበሪዎች አሉ። የተለያዩ አፖች ማለት ነው እነኛን አፖች በጣም በተደጋጋሚ ጊዜ ብዙ ጊዜ የምጠቀማቸው መተግበሪያዎች

እሺ ጥያቄ ወደ የትኛው ቦታ ተጉዘህ ታውቃለህ ይላል? እኔ እንግዲህ ተጉዤ የማውቀው ከደብረ ብርሃን መስመር ወደ አዲስ አበባ ከአዲስ አበባ ደግሞ ወደ የት ተጉዣለሁ ወደ ሀዋሳ መስመር ደቡብ ማለት ነው ከአዲስ አበባ ወደ ደቡብ ሄጃለሁ። ይሄን ያህል ጉዞ አድርጌ አውቃለሁ ወደ ደሴ መስመርም ተጉዤ አውቃለሁ። ከአዲስ አበባ

የዝናብ ውሃ ትሰበስባለህ? አዎ በልጅነት ግዜ የዝናብ ውሃ እሰበስብ ነበረ። የዝናብ ውሃ የምሰበስብበት ዋነኛና ዋነኛ ምክንያት ምንድነው፣ ለእቃ ማጠቢያ ይሆናል፣ ለልብስ ማጠቢያ በጣም የሚያጠራ ነው። ለዛ ለዛ የዝናብ ውሃ እሰበስብ ነበረ፣ በአሁኑ ሰዓት ግን የዝናብ ውሃ አልሰበስብም።

ዳቦ ማብሰል ትችላለህ ይላል? ዳቦ ማብሰል እችላለሁ እጅግ በጣም የሚጣፍጥ በጣም ቆንጆ የሆነ ዳቦ ማብሰል እችላለሁ። ነጭ የፊኖ ዱቄት እና የጥቁር ስንዴ ዳቦ። ደፍቼ እጅግ በጣም ብዙ ሰዎች የወደዱልኝ ዳቦ ነው። እና ዳቦዬን በጣም ብዙ ሰዎች ይወዱታል እሰራለሁ።

መዋቢያ ትጠቀማለህ ይላል? አዎ መዋቢያ እጠቀማለሁ በብዛት ሳይሆን በጥቂቱ ነው የምጠቀመው። ይሄ ማለት ትንሽ ኩል የሚያስፈልገኝ ከሆነ ለአይኔ ኩል እጠቀማለሁ። ከዛ በኋላ ሜካፕ ሳይሆን። ቻፕስቲክ ትንሽዬ ውሃ ከለር የሆነ ቻፕስቲክ እጠቀማለሁ። ከዛ ፀጉሬን እሰራለሁ ከዛ ውጪ ሌላ መዋቢያ አልጠቀምም

እሺ የመጠጥ ውሃን ከየት ታገኛለህ ይላል? ጥያቄው እንግዲህ አሁን ባለሁበት ሰዓት የመጠጥ ውሃን እማገኘው ከሱቅ ገዝቼ ነው። ወይም ደግሞ ቤት ካሉ የታሸጉ ውሃዎች አብሶ ጎልድ በጣም የምጠቀመው ውሃ ነው የስም እጠቀማለሁ። እነዚህን ውሃዎች በጣም በብዛት የታሸጉት ውሃዎችን ነው እምጠቀመው። ለመጠጥ ከዛ በተጨማሪም የቧንቧ ውሃ